የምወደው ጣፋጭ ምግብ አንደኛ ኬክ እወዳለሁ ከረሜላ በጣም ነው የምወደው። እና እነኚህ ደረቅ ደረቅ ያሉ ብስኩቶችን በጣም እወዳለሁ። እነዚህ እነዚህን እወዳለሁ። ስኳር ግን ብዙ አይደለሁም። ምክንያቱም ከሶስት ነጮች ተቆጣጡ ስለሚባል።

አዲስ አመትን ከቤተሰቦቼ ጋር እከብራለሁ። ብዙውን ጊዜ ከቤተሰቦቼ ጋር ማክበር በጣም ነው የምወደው እና ቤተሰብ እጠይቃለሁ። ቤት ውስጥ ስራ እሰራለሁኝ። ዶሮ ወጥ ምናምን እንግዶች አስተናግዳለሁ። በዚህ መልኩ እከብራለሁኝ።

ለስራ ጥቂት እጓዛላሁኝ። በሰአት አንድ ሰላሳ ደቂቃ ምናምን እጓዛለሁኝ። ግን ብዙውን ጊዜ የምጓዘው በታክሲ ወይንም በባስ ሊሆን ይችላል። ትራንስፖርት እስካገኝ ድረስ ግን በእግሬ ነው የምጓዘው

የትውልድ ከተማዬ አሰላ ከተማ ይባላል። አሰላ ማለት ከናዝሬት ቀጥሎ ከአዲስ አበባ ወደ ናዝሬት ከናዝሬት ዴራ ከዴራ ኢትያ። ከዛ ደግሞ አሰላ ጎንዴ አሰላ ተብሎ ይጠራል።

ልዩ ችሎታዬ ብዙ ጊዜ ካልኩሌሽን የሆኑ ነገሮች ቁጥር ነክ የሆኑ ነገሮችን መስራት በጣም ነው የምወደው። ይሄን ደግሞ ያው እንዲሁ አንዳንዴ በማጥናት ሳይሆን ጊፍትድ ነኝ ብዬ አስባለሁ። እና በዛ መልክ እወዳለሁኝ በጣም መስራት ቁጥር ነክ

ማታ ከስራ በኋላ የተለያዩ ኦንላይን ስራዎች አሉ እነሱን በጣም መስራት እወዳለሁኝ። እና ተጨማሪ ገቢ ማግኘት ስለምፈልግ ልክ አሁን ይሄ ፕላትፎርም እንደሰጠን አይነት እድል ያሉት ስራዎችን መስራት እፈልጋለሁ እሰራለሁ። በዛ ሰዓት።

እኔ የምመርጠው የሙቀት መጠን መካከለኛ ነው በጣም ሲሞቅም አይመቸኝም አይስማማኝም። በጣም ሲቀዘቅዝም አይስማማኝም መካከለኛ ቢሆን ደስ ይለኛል። ግን ብዙን ጊዜ እንደዚህ አይነት ኦፖርቹኒቲዎች አይኖሩም እድሎች አይኖሩም። ወይም በጣም ይሞቃል ወይም በጣም ይቀዘቅዛል።

አዎ በጣም የስራ እድገት እፈልጋለሁ በጣም። ለምን? ተጨማሪ ገቢ ማግኘት ስለምፈልግ። ተጨማሪ ማግኘት ምፈልገው ደሞ። አሁን የኢኮኖሚው ነገር በጣም የኑሮ ውድነቱ ስለበዛ ኑሮዬን ከፍ ማረግ እፈልጋለሁ ለዛ ነው።

የስራ ጊዜ ገደብ ታስተካክላለህ አዎ ገደብ ካለው ያው ለማስተካከል እሞክራለሁ። ብዙ ጊዜ ግን እንደዚህ አይነት እድሎች እዚ እኔ ባለሁበት አካባቢ አይኖርም። ስለዚህ ብዙም አይደለም። የስራ ጊዜን ማስተካከል ብዙ

የመጠጥ ውሃ እቤታዬ ቧምቧ አለ የቧምቧ ውሃ አለ ግን እሱ ትንሽ ባክቴሪያ ነገሮች ይኖራሉ ብዬ ስለማስብ። ከሱቅ ነው የምገዛው ጃራ ውሃ ይሄ የታሸገ ውሃወችን ነው የምንጠቀመው። ግን ያው እሱም ብዙ አስተማማኝ ነው ብዬ አላስብም።

ቅሬታዎችን የማስተናግደው አንድ ተረጋግቶ እንዲያወሩልኝ እፈልጋለሁ። ከዛ በኋላ ግን ያው ዙሪያ ገባውን ነው ቼክ የማደርገው። ቅሬታ ያቀረበ ሰው ሁሉ የተበደለ ሰው ላይሆን ስለሚችል። አንዳንዴ ቅሬታ የሚያቀርቡ ሰዎች ራሳቸውም በዳይ ስለሚሆኑ ዙሪያውን ቼክ አደርጋለሁ።

የምወደው አትክልት ከአትክልት ከሆነ እንትን ሰላጣ እወዳለሁኝ። በጣም ሰላጣ በጣም ደስ ይለኛል። ድንች እወዳለሁኝ ከአትክልት ዘሮች ድንች በጣም ደስ ይለኛል። ሌላው ደግሞ ጎመን በጥቂቱም ቢሆን

ፎቶዎችህን የት ታስቀምጣለህ? ፎቶዎቼን በስልኬ ላይ ነው የምይዘው። በፊት በፊት በአልበም ነበር አሁን ደግሞ ብዙን ጊዜ በስልካችን ላይ ነው ፎቷችንን የምንይዘው። በዛ መልክ ነው። እኔ ስልኬን ላይ ነው ፎቶዬን የምይዘው። እንደዛ ነው የማደርገው

አዎ ጥፍሬን እቆርጣለሁኝ። ለምን ጥፍሬ ሲያድግ ይጨንቀኛል። እና ጥፍር ማሳደግ ስለማልወድ ጥፍሬን በደንብ አድርጌ ነው የምቆርጠው። እና ጥፍሬን በጥፍር መቁረጫ እቆርጣለሁ አልፎ አልፎ ግን ቁጭ ስል ሳስብ በጥርሴም የምቆርጥበት ጊዜ አለ። ቆርጣለሁ

በእንጨት እሳት ማብሰል ታውቃለህ አዎ በጣም ሀገራችን ላይ እንደውም ኢትዮጵያ ውስጥ ብዙውን ጊዜ። በእንጨት ነው እሳት በእንጨት ነው እሳት በእንጨት እሳት ነው ምግብ የሚበሰለው። ስለዚህ አሁን ላይ ነው በኤሌክትሪክ እንጂ በፊት ላይ በእሳት ስለነበረ በደንብ ነው የማውቀው። በጣም እቤታችንም እንጠቀማለን።

አዎ ግጭቶችን ለማስተካከል እሞክራለሁኝ ለምንድነው ሰወች እንዲጋጩ አልፈልግም። እራሴም ከሰወች ጋር መጋጨት አልፈልግም። የተፈጠረን ችግር ለስለስ ብዬ በመነጋገር መፍታት እፈልጋለሁና ማስተካከልም እሞክራለሁኝ ሁልጊዜ

በዚህ ስራ አሁን ነው የጀመርኩትኝ እስካሁን ድረስ አልሰራሁም። ግን ከዚህ በኋላም እንደዚህ አይነት እድሎችን ካገኘው ለመጠቀም ወደ ኋላ አልልም። እሰራለሁ። እድሉን ስላመቻቻችሁልን ደግሞ እናንተንም በጣም አመሰግናለሁ። እናመሰግናለን። እንሰራለን።

ጢም ታቆያለህ ጢም ማለት ራሱ ምን ማለት እንደሆን አላወኩም እስካሁን ድረስ። እና ይሄንን ትርጉም ሳቅ። ልነግ ጢም ማለት ምን ማለት እንደሆነ አላወኩም። እና ትርጉሙን ሳቅ። ታቆያለህ ወይ? ጢም ነው ሚለው እሱን ለመናገር እሞክራለሁ አሁን ግን ትርጉሙን አላውቀውም።

የምወደው እስፖርት ብዙ ጊዜ እኔ እግር ኳክ ጨዋታ በጣም እወዳለሁ። ሩጫን በጣም እወዳለሁ ደስ ይለኛል። እንደዚህ አይነት ስፖርቶችን መጠቀም በጣም እፈልጋለሁኝ። እና እነዚህ እነዚህን እወዳለሁኝ አዎ እወዳለሁ። በጣም ነው የምወደው ሩጫና እግር ኳስ

አዎን ኢሜል እጠቀማለሁኝ የተለያዩ ስራዎቼን በኢሜል ነው የምሰራው ኢሜል ላይ ኮንታክት አድርጌ ነው የምሰራው። እና ኢሜልም በጣም ተጠቃሚ ነኝ እና እጠቀማለሁ እና አስፈላጊም ነው። ከጊዜው ጋር ይሄዳል እና ጥሩ ነው። በጣም አዎ እጠቀማለሁ።

ዋናው ሀላፊነቴ ምንድነው? ስራዬን በአግባቡ መስራት እሱ ሀላፊነቴ ነው። ሌላው ደግሞ ያሉኝን ተማሪዎች ቲቶሪያል በአግባቡ መስጠት እሱ ግዴታዬ ነው። ሰአቴን አክብሬ። ሌላው ደሞ ቤቴን ማስተዳደር ሀላፊነቴ ነው። እና ይሄ ይሄንን ስሰራ ደስ ይለኛል

አዎ በጣም እጠቀማለሁ የህዝብ ማመላለሻ ለምን? ከአንድ ሀገር ወደ ሌላ ሀገር ስሄድ የራሴን መኪና ሳይሆን የምጠቀመው የህዝብ ማመላለሻ ነው። ስለዚህ የህዝብ ማመላለሻን በአግባቡ እጠቀማለሁ እና ተጠቃሚም ነኝ። በጣም በጣም እወዳለሁኝ።

አወን ማር በጣም ነው የምወደው። አንድ ለሰውነት በጣም ጠቃሚ ነው ሀይል እና ሙቀት ይሰጠናል። በተለይ ይሄ ብርድ ሳል ምናምን ሳል የሚያስላቸው ጉንፏን። ላላቸው ሰዎች ይጠቅማል ሙቀትን ስለሚሰጥ ሀይልና ሙቀስ ስለሆነ በሽታን የሚከላከለው

በልጅነቴ የምወደው ጨዋታ አንድ ገመድ ዝል ላይ በጣም ነው የምወደው። እግር ኳስ እወዳለሁ። ፔፕሲ የሚባል ጨዋታ አለ። ሰኞ ማክሰኞ። እወዳለሁ እና እነኚህን ጨዋታዎች በጣም ተጫውቼ ምን ያደኩት በጣም ነው የምወዳቸውም ጨዋታውን በጣም ያስደስተኛል።

አዎ ስራዬን እወዳለሁ። ለምንድነው? መኖሪያዬ መተዳደራ ስለሆነ እወዳለሁ። ግን ብዙ ጊዜ እኔ ስራዬን ነው እንጂ አለቃ አልመለከትም ስራዬን አክብሬ ወድጄ መስራት እፈልጋለሁ። እና ይሄ ነገር ያስደስተኛል ስለዚህ ስራዬን በአግባቡ እወዳለሁ

አዎ በምንጣፉ ላይ በጣም እቀመጣለሁ ስቀመጥ ደግሞ ደስ ይለኛል። ግን ምንጣፉ ንጹህ መሆን አለበት ስለዚህ ምንጣፍ ላይ ተቀምጬ ራሴን ዘና ማድረግ እፈልጋለሁ። እና በጣም ያስደስተኛል ብዙ ሰዎችም መንጣፍ ላይ ይቀመጣሉ። እኔም በተቻለ መጠን እቀመጣለሁ

አዎ እችላለሁ እድሉ ከተሰጠኝ በየትኛውም አጋጣሚ በአደባባይ መናገር እችላለሁ። እና ምንም የሚያስቸግረኝ ነገር የለም። እወዳለሁ እችላለሁም እወዳለሁም እናገራለሁም። ሀሉንም ሀሳቤን መግለጽ በጣም እፈልጋለሁ። ሆኖም በድፍረት እና በኮንፊደንስ ነው የምገልጸው።

አዎ በደንብ በስልኬ ገንዘብ እልካለሁ፤ ለምን ዘመኑም የቴክኖሎጂ ስለሆነ በስልኬ ገንዘብ እልካለሁ ብዙ ጊዜ፤ እንደውም ባንክ ቤት መሄድ አቁሚያለሁ ማለት ይቻላል። እንደዚህ አስፈላጊ ነገር ካልሆነ ሞር በስልኬ ነው የምልከው ገንዘብ

እረ በደንብ በደንብ ነው የምደራደረው ምንም እቃ ልገዛ ስሄድ ሳልደራደር ዋጋ ቼክ ሳላደርግ አንዱ ከአንዷ ወዳደሬ ተደራድሬ ነው የምገዛው እንጂ ዝም ብዬ ብቻ በሄድኩበት ገዝቼ አልመጣም። ብዙ ጊዜ በጣም ቼክ አደርጋለሁ

ስለ ቤተሰቤ ነው የምናገረው እናት ነበረኝ አንድ የምወዳት እናት ነበረችኝ። እሷ ሞተችብኝ። ከሞተች ሶስት አመት ወናት። አሁን አመቷ ሶስተኛ አመቷ አሁን ህዳር ሃያ ስምንት ነው። ወንድም አለኝ። ሁለት እህት አለኝ። ወንድሜን እወደዋለሁ። እህቴዎቼን እወዳለሁ።